በጣም ጥሩ ጥያቄ ነው ይሄ ጥያቄም ቀዝቃዛ አየር ሁኔታ ትወዳለህ? ለምለው ቀዝቃዛ አየር ሁኔታ ብዙም አይመቸኝም እኔ ብዙ ጊዜ የኖርኩት በረሃ። ውስጥ ስለሆነ እኔ ብዙም አይመቸኝም እኔ ሚስማማኝ መካከለኛ የሆነ አየር። ብዙ ሙቀታማ ሳይሆን ቀዝቃዛማ ቀዝቃዛ እንደውም አላርጂ አለብኝ የቅዝቃዜ አላርጂ ያለብኝ ቅዝቃዜ የሆነ አካባቢ አልችልም። ግን አየሩ ሙቀታማ መካከለኛ ሙቀት ያለው አካባቢ ነው የምኖር መኖር የምወደው ደስ የምለኝ

በጣም ጥሩ ነው የምትወደው ማክሰስ ምንድነው? ለምለው ማክሰስ እኔ ብዙ ጊዜ ቀለል ያሉ ነገሮች። ተመችቶኝ ፒዛ እና በርገር ማክሰሴን ቢበላ ደስ ይለኛል። የማክሰሳት ሳንዱቾች በርገሮች። እና ሰላጣ ነገር ቢበላ ደስ ይለኛል ቤት ሞኜ ሆቴል። ቤት ላይም ስሆን ብዙ ጊዜ ለመክሰስ ሰላጣ ነገር። እናዘጋጅና ሰላጣ ነገር እንበላለን ሆቴልን ብንሆን ደግሞ ሳንዶች እና ጆስ ነገር ብጠቀም ደስ ይለኛል። ካዛ የተረፈ ብዙ ከበድ ያለው ነገሮች አያስፈልገውም። ለመክሰሳችን ሳንድዊች። ትንሽ ኬኮች በወተት ምናምን አድርገን እንጠቀማለን። ከዛ ውሃን እንጠጣለን መክሰሳችን በዛ መልኩ እናሳልፋለን። ሁሉም ሰው ቀለል ያለ ምግቦችን መብላት ባህሪ ቢያደርግ ቆንጆ ነው። የምለው

በጣም ጥሩ ነው ልብሶችህ በስርዓት የተቀመጡ ናቸው ለሚሉት። ብዙ ጊዜ ሰዎች ልብሳቸውን ሳያወልቁ ዝም ብሎ ያወልቁትና የሆነ ቦታ ይጥላሉ ከዛ ደግሞ አንድ ቀን መልበስ ሲፈልጉ ፈልገው ያጣሉ። የሆነ ጊዜ ደግሞ እሱን የሆነ ቦታ የጣሉትን በስርዓቱ አጣጥፈው አይያስቀምጠውትም የሆነ ቦታ ይጥሉትና። ሌላ ልብስ ንጹህ ልብስ ሲያጡ ደግሞ እሱን እያነሱ ይለብሱታል ይሄ አግባብ አይደለም። ብዙ ባክቴሪያዎች ብዙ ጀርሞች ብዙ ነፍሳታት ሊሄዱበት ስለሚችሉ። ቆሻሻ ልብስም ሆነ ንፁህን በስርዓቱ ታጥፎ የታጠበም ከሆነ በስርዓቱ ታጥቦ ታጥፎ ቁም ሳጥን ውስጥ ቢቀመጥ ቁም ሳጥን እንክኳን ከሌለ። ሻንጣ ውስጥ በስርዓቱ ቢቀመጥ። ያም ከሌለ ደግሞ ቆሻሻውም ደግሞ በስአቱ ተጣጥፎ በስርዓቱ የሆነ ቅርጫት ውስጥ እስከሚታጠብ በስርዓቱ ቢቀመጥ ለበአድ ነገር አያጋለጠም። ስለዚህ ብዙ ሰዎች ልብሳቸውን በአውልቆ በያገኙበት ይጥላሉ ይሄ አግባብ አይደለም ነው የምለው። ስለዚህ ይሄ ነገር ሊታሰብበት ይገባል

በጣም ጥሩ ጥያቄ ነው ምን አይነት ልብስ ትወዳለህ? ለሚለው እኔ ምለብሳቸው ልብሶች በጣም ብዙ አይነት ልብሶች ፋሽን የሆኑትን ልብሶችን ብለብስ ደስ ይለኛል። ቆንጆ ቆንጆ ሱሬዎች ቆንጆ ቆንጆ ሸሚዞች ቆንጆ ቦዲዎች እለብሳለሁ እኔ ከልብስ ሲፊት ይልቅ እኔ ጂንስ እና ሻምዞች መልበስ ነው የምመቸኝ። ብዙ እኔ ለኮት ለስፌት ለሱፍ ነገር ብዙም ቦታ የለኝም። ግን እኔ ቆንጆ ኳሊቲ የሆነ ሻምዞች ቆንጆ የሆነ ሱሪዎች እመርጣለሁ ብዙ ጊዜ ደስ ይለኛል

በጣም ጥሩ ጥያቄ? ነው ይሄ የትኛው ወቅት ትወዳለህ ለሚለው እኔ የትኛው ወቅት የምጠላው ወቅት የለም ግን ከበጋ ይወደዳል። ከብራው ብራ በጣም ይወደዳል ክረምትን ትንሽ ብርድ ነው ዝናብ ነው ጭቃ ነው ስለዚህ ብዙ ላይወደድ ይችላል። ግን ክረምት በጋለ ብራ ላይ ክረምቱ አልፎ ጥሩ አየርም የምናይበት ጥሩ የመሬት ጣርን ያለበት ብዙ የአበባዎች ጸ የጸደይ አበባዎች የሚታዩበት ብዙ ወቅት ደስ ይምል የብራ ወቅት ደስ ይላል። እኔም እወደዋለሁ ብራ

በጣም ጥሩ ነው የምትወደው ጣፋኝ ምግብ ምንድነው? ለምለው ጣፋኝ ምግብ መውደው በጣም ማር በጣም ነው የምወደው ብዙ ጊዜ ጣፋኝ ምግብ እኔ የምጠቀመው ማር። ጠዋት ጠዋት በዳቦ ልጠቀም እችላለሁ በሻይ መልክ ልጠቀም እችላለሁ በመጠጥ በጥብጬ በመጠጥ በብርዝ መልክ ልጠቀም እችላለሁ። እኔ ከጣፋኝ ምግቦች በጣም ማር እጠቀማሉ ከዛ ውጪ ደግሞ ሚሳዬን ከበላሁ በኋላ ጣፋጭ ምግቦችን ከፍራፍሬዎች እንደ ሙዝ እንደ አፕል እንደ ወይን ነገሮች መጠቀም እወዳለሁ። ግን ጣፋጭ የሚባሉ እንደ ኬኮች ሙላ ሙሸበቅ አላዋ ምባሉ ጣፋኝ ምግቦች አሉ እነኚህን እነኚህን በጣም ነው የምወዳቸው

በጣም ጥሩ ጥያቄ ነው ደብዳቤ መጻፍ ትወዳለህ ለምለው ደብዳቤ ብዙ ጊዜ እንጻፈፈለን። ሰራተኛ ደብዳቤ እንጽፋለን ለአሳሪዎቻችን ደብዳቤ እንጽፋለን ለመስሪያ ቤት ለድርጅቶች ደብዳቤ እንጽፋለን። ደብዳቤ መጻፍ በጣም ነው። ደስ የምለኝ ሁሉም ነገር ሰው በወረቀት በጽሁፍ መልክ የምታደርጋቸው ነገሮች ደብዳቤ ስትጽፍ። ኮፒውን ታስቀርና ኦርጅናሉን ትልካለ። ደብዳቤን ማስታወሻ ይሆናል ስሰጠው ለአንድ አካል የሆነ ደብዳቤ ስታደርስለት። ስታደርስለት ደብዳቤ ስታደርስ ስታደርስለት ደብዳቤው እንደ መረጃም ትይዛለህ። ስለዚህም ደብዳቤ መጻፍ ጥሩ ነገር ነው። እኔም ደብዳቤ መጻፍ በጣም ምመቼኝ ደስ ላይ

በጣም ጥሩ ነው ማታ ምን ሰዓት ትገባለህ? ለምለው ማታ እኔ በበበ ከ11 ሰዓት በኋላ እስከ አስራ ሁለት ሰዓት ቤት እገባለሁ። ለጉዳዩ ውጪ ከማሸው ከቆየው እስከ ሁለት ሰዓት ቤት እገባለሁ። ከዛ ውጪ ከተማ ላይ ውጪ ላይ አልቆየም። ሁለት ሰዓት ቤቴ ከገባሁ በቃ ከቤተሰቤ ጋር እጫወታለሁ አንዳንድ ነገር ጫወታ እጫወታለሁ የሚሰራ ስራዎች ካሉ እሰራለሁ። እራቴን በልቼ ከዛ እንቅልፌን እተኛለሁ ለቀጣይ ስራዬ ደግሞ ራሴን አዘጋጃለሁ ማለት ነው። ስለዚህ ማታ ማታ እኔ ከሁለት ሰዓት እስከ ሁለት ሰዓት ብቆይ ነው በጣም ብቆይ እስከ ሁለት ሰዓት ነው ውጪ የምቆየው። ወደ ሰፈሬ ወደ ቤቴ በጊዜ ነው። የምገባ ማንኛውም ሰው ለደኒነቱ ሲባል ለጤናው ለሁሉም ነገሩ ሲባል በጊዜ ወደ ቤቱ ብገባ ስራውን ሰርቶ በስርዓቱ በጊዜ ወደ ቤቱ ተመልሶ ብገባ ደስ ይላል።

የምትወደው ከተማ የት ነው ለምለው እኔ በጣም የምወደው ከተማ ብኖር አዳማን ከተማም በጣም እወዳታለሁ። አየሯ ደስ የሚል የቢዝነስ እንቅስቃሴ የሚበዛበት በጣም ደስ የምትለኝ ከተማ ነች። እና በጣም ነው የምወዳት። ይቺን ከተማ በጣም ደስ የምትለኝ ከተማ ነች። በጣም ነው የምት የምወዳት በጣም ነው የምትመቸኝ። ስለዚህ አዳማ ከኸተማን በጣም የምወዳት። ደስ ነው የምትለኝ ብዙ ጊዜም እኖርበታለሁ። ከተማው ራሱ የከተማው አቀማማጥ የከተማው ውበት። የህዝቡ ራሱ በጣም ደስ የሚህል ህዝብ ነው የምኖርበት። አዳማ ከተማ ወደ በጣም ደስ የምትል ነው። ትንሽ አዲስ አበባን ቆንጆ ከተማ ነው። ግን ኑሮ ውድነት አለበት የትራንስፖርት እጥረት አለበት። የቤት መኖራቤት ክራይ በጣም አታገኝም በጣም ውድ ውድ ናቸው ከዛ ውጪ። ምቹ ናት

በጣም ጥሩ ነው። የድርጅቱን በዓል ትወደዋለህ? ለምለው የድርጅቱን በዓል በጣም ነው የምወደው። ድርጅታችን የራሱ የሆነ እሴት የሆነ በዓል የሆነ አለው። በጣም ነው ሚከበረው። እኛ አሁን ብዙ ጊዜ ክብረ በዓላት ላይ ድርጅታችን የበአል ልብሶችን ያሰፋልናል። የበአል ልብሶችን ነል እንለብሳለን የአመት በዓል በየአመት ባሉ በየጊዜ አመት ባል ሲኖር አመት ባለ አብረን እናከብራለን ተሰብስበን ሰራተኛው ተሰብስቦ ሁሉም ነገር ተዘጋጅቶለት ፕሮግራም ይዘን እንበላለን እንጠጣለን ተሰብስበን ደስታችንን እን እን እንገልጻለን ብዙ ጊዜ ጥሩ ሰዓት እናሳልፋለን በአመት በዓል ጊዜ ድርጅታችን በጣም እናከብራለን ብዙ ነገሮችን ደግሞ እንደ ሀገሪቷ ባህልና ወግ ያ ያደርግልናል

በጣም ጥሩ ጥያቄ ነው በየትኛው እጅ ትጽፋለህ ለሚለው እኔ በቀኝ እጄ ነው የምጽፈው። ብዙ ነገር የማደርገው በቀኝ እጄ ነው ከግራ እጄ ይልቅ ቀኝ እጄ ነው ብዙ ነገር ለብዙ ነገር የሚጠቀመው። ግን እጆቻችን ግራም ሆነ ቀኝ እጆቻችን በጣም አስተዋፆ አለው ሁሉም ነገር ደግሞ የምታደርገው በእጆች ተደጋግፈህ ነው። የግራ እጅ የቀኝ እጅን ደግፎት ነው የሆነ ነገር ሚያደርገው። እጆች ተደጋግፈው ነው ትርፋማ ሚያደርጉት። እና ብዙ ጊዜ እኔ የእጅ ጽሁፍ የምጽፈው የእጅ ጽሁፌ ደግሞ በጣም የሚያምር የእጅ ጽሁፍ አለኝ። በጣም ቆንጆ የሆነ ጽሁፍ ነው የምጽፈው ስለዚህ በቀኝ እጅ ነው የምጽፈው ማለት ነው

በምን ሰዓት ትተኛለህ? ለሚለው እኔ ምተኛው ሰዓት ማታ ከአራት ሰዓት እስከ አምስት ሰዓት ባለው ሰዓት ውስጥ ነው ምተኛ። ቤት ውስጥ ማታ ማታ አጠናለሁ አንዳንድ ስራዎች እሰራለሁ። መጽሐፍ አነባለሁ ቤት ስራዬን እሰራለሁ ትምህርትም አንዳንዴ ስለምማር ዓሳይመንቶቼን እሰራለሁ መጽሐፍ አነባለሁ። ከዛ ከቤተሰብ ጋር ተጫውቼ አምሽቼ። ከአራት ሰዓት ከአምስት ሰዓት በኋላ እንቅልፌን እተኛለሁ። ጠዋት ደግሞ አላርሜን ሞልቸ ተኝቼ በጠዋቱ በጊዜ ተነስቼ ስራ እሄዳለሁ። ማለት ነው

ሌሎችን መርዳት ትወዳለህ ለሚለው ሌሎችን መርዳት በጣም ነው ደስ የምለኝ እኔ ቢኖረኝ ቢሆንልኝ ቢመቸኝ ከእኔ በታች ያሉት ማንኛውም በሀሳብ ሆነ በቁስ በብር ሆነ በጉልበት በተቻለኝ መጠን ከእኔ በታች ያሉትን ሰዎች ደሃ የሆኑ ቢጤዎችንን ብረዳቸው በጣም ደስ ይለኛል እኔ ሌላ ጊዜም ባለኝ አቅም የተቸገሩ ሰዎችን አላልፋቸውም ብዙ ነገር ባገኘሁት ባለን ነገር እረዳቸዋለሁ እኔ ሰው ተቸግሮ ሳይ በጣም አንጀቴ አይችልም። ሰው ተቸግሮ ካንተ በታች ሆኖ ሲኖር መርዳትም ግዴታ ነው እኔ በጣም ነው የምረዳው

በጣም ጥሩ የትኛውን መረብ ትጠቀማለህ ለምለው ብዙ መረቦች አሉ የ የሶሻል ሚዲያ መረቦች ብዙ የተለያየ ሶሻል ሚዲያ መረቦች አሉ። የአየር መረቦች በጣም ብዙ የስልክ አለ። የኢንተርኔት የቴለኮም አለ። ቴሌኮም አገልግሎት አለ ሳፋሪኮም አገልግሎት አለ። በተለያዩ መረቦች እጠቀማለሁ እኔ በሁለቱም አገልግሎት መረብ እጠቀማለሁ። ደግሞ በዚህን ዘመን ሳፋሪኮም በጣም ተመራጭና ጥሩ ፈጣኝ የሆነ ኔትወርክ ስላለው በሳፋሪኮም መረብ እጠቀማሁ በብዛት። ቴሌም ጥሩ ነው ደስ ምል ነው። ቴሌንም እንጠቀምበታለን እንደ ሳፋሪኮም ፈጣኝ ባይሆንም ቆንጆ ነው። ከከስተመር ብዛት የተነሳ

በጣም ሆኖ ሰንደል ትለብሳለህ ለምለው ሰንደል ብዙ ጊዜ ምንለብው ቤት ውስጥ ስንሆን ነው ግቢ ውስጥ ሰፈራችን ላይ ስንሆን ሰንደል ጫማዎችን እንለብሳለን። የእረፍት ጊዜያችን ነው ሰንደል ጫማ የምንለብሰው ግን ሰንደል ጫማ ለብሰን ስራ ቦታ መሄድ አይፈቀድልንም። ሰንደል ጫማ ለብሰን ከግቢ ውጪ ብዙ ጊዜ አይማከርም። ብዙ ሰዎች ሰንደል ጫማ ለብሰው ከተማ ለከተማ ሲዞሩ በጣም ነው የሚደብረኝ አልወደውም። ስለዚህ እኔ ቤት ውስጥ ሰፈር ውስጥ ስሆን ነጠላ ጫማ ሰንደል እለብሳለሁ። ከዛ ውጪ ሰንደል ለብሼ ከሰፈር እርቄ መሄድ አልወድም። ሰንደል ለብሼ በስራ ቤት መሄድ አልወድም። የእረፍቴ ቀን ብቻ ግቢ ውስጥ ሰፈር ላይ እለብሳለሁ

በጣም ጥሩ ጥያቄ ነው የህዝብ መመላለሻ ትጠቀማለህ? ለምለው አዎ የህዝብ መመላለሻ በጣም ነው የምጠቀመው። የህዝብ መመላለሻ በሰርቪስ እመላለሳለሁ ብዙ ጊዜ። ከቦታ ወደ ቦታ በሰርቪስ ነው የምመላለሰው። ከተማ ከተማ ለከተማ ከተማ ውስጥ ባቂ የ የባሳ ሰር አገልግሎቶች አሉ ብዙ ጊዜ ዋጋውም ቅናሽ ስለሆነ ከሌሎቹ ሰርቭስ ከሌሎቹ ታክሲ ዋጋቸው ዲፈረንስ ስላለው። በባስ ነው የምመላለሰው። ብዙ ጊዜ ከሰፈር ወደ ሰፈር በባስ ነው የሚሄደው። በጣም ደስ ይለኛል በባስ መመላለስ

በጣም ጥሩ ነው ስትታመም ከስራ ትቀራለህ የሚለው ጥያቄ ቆንጆ ጥያቄ ነው። አንዳንዴ እንታመማለን ሰው ወዶ ሳይሆን ሳይወድ አንዳንዴ ድንገት ሊታመም ይችላል ውስጡ ያለ በሽታ የሆነ ጊዜ ሊነሳበት ይችላል። ከአቅምም በላይ የሆነ ነገር ካልሆነ ስራ ቦታ መዋል በጣም ይመረጣል። ግን ከአቅም በላይ የሆነ በሽታ ከሆነ። ስራ ቦታ መሄድ ሳይሆን ወደ ሀኪም ቤት ሄዶ ታክሞ መዳን አለበት። አንዳንዴ በችላ በምንልበት በሽታዎች ብዙ ጊዜ ከአቅማችን በላይ ይሆኑና ውስጣችን እየጎዱ እየጎዱ አቅም ያሳጡናል። ከዛ አንድ ቀን ይጥሉናል ማለት ነው። ያ ከመሆኑ በፊት በጊዜ መታከም